አካባቢዬን እወዳለሁኝ በደንብ እወዳለሁ ምክንያቱም አካባቢው ጽዳቱ እካባቢ ንጽህና ማህበረሰቡ ሁኔታ በጎ ማህበረሰብ ነው ጥሩ አስተሳሰብ ያለው ማህበረሰብ ነው። አካባቢው ያለው ተራራው ሸለቆሙ ምናምኑ ደስ ይላልና። በጣም በተለይ የምኖርበትን የተወለውኩበትን አካባቢ በጣም ነው። የምወደው እና ጥሩ ነው እወደዋለሁ

ማታ ከስራ በኋላ "ምን ታደርጋለህ?" ለሚለው፣ ከስራ በኋላ እንግዲህ የተለያዩ ማህበራዊ ሕይወቶች አሉ። በሽተኛም ሆነ ለቅሶ ሊሆን ይችላል፣ እነሱን እጠይቃለሁ፤ እንደውም ደግሞ በሳምንት ሶስት ቀን አለኝ ስፖርታዊ፣ ከስራ መልስ ስፖርታዊ እንቅስቃሴ፤ እግር ኳስ ሊሆን ይችላል፣ መረብ ኳስ ሊሆን ይችላል። ስፖርታዊ እንቅስቃሴ ሊሆን ይችላል፤ እነሱ እነሱን እጠቀማለሁኝ፤ እነዚህ እነዚህን እሠራለሁና ማህበራዊ ህይወትም አገልግሎት አደርጋለሁ፤ ቤትም እረዳለሁ፣ ቤት ውስጥ ያሉ ስራዎችን እረዳለሁ።

የቀን መቁጠርያ ትጠቀማለህ ወይ? ለሚለው እኔ እንግዲህ ብዙን ጊዘ በእቅድ ነው የምመራ። ነገ ማን እንደሆነ ቀኑ ከነገ ወድያ ማን እንደሆነ ቀኑ ከዛም በሁዋላ ማነው ወሩ አመቱ ማን እንደሆነ አውቃለሁ። በየጊዜው በራሴ ለመቁጠር እሞክራለሁ ግን እቃው የለኝም መቁጠርያ እንትኑ የለኝም ስለዚህ እንደዚሁ ግን ስለማውቀው መቁጠሪያ እንደዚሁ እቆጥራለሁ። ስለማውቀውም ዛሬ ስኞ ነው ነገ ማክሰኞ ነው። ከነገ ወድያ አርብ ነው። አያልኩ ወሩም ደግሞ ታህሳስ ነው ጥር ወር ነው እያልኩኝ እላለሁ

ስንት? ብርድ ልብስ ትጠቀማለህ የሚለው አጋጣሚ ሁኖ ሙቀት አካባቢ ነውለጊዜው ያለን አንድ በርድ ልብስ ነው ምጠቀመው ቀለል ያለ ለዛውም ሰሳ ያለ ብርድ ልብስ እጠቀማለሁኝ። ነገረ ግን ወደ ብርድ ሀገር ብርድ አካባቢ መሀበምሄድ ሰዓት ደግሞ ሁለትም ሶስትም ብርድ ልብስ ልጠቀም እችላለሁ። በቤት ግን ውስጥ ያለው ሁለት ሶስት ብርድ ልብስ አለ። ግን የምለብሰው ልብስ ቢያንስ አንድ ነው። አሁን ባለው ሙቀት አካባቢ ስለሆነ ያለሁት አንድ ብርድ ልብስ እጠቀማለሁ እለብሳለሁ

አዎ የድሮ ፎቶዎች ትይዛለህ እይዛለሁ አዎ በደንብ እይዛለሁ። ምክንያቱም አስፈላጊ ትዝ ስለኝ የድሮ ሁኔታ ስታይሉ ምኑ ምኑ? ደስ ይላልና። እይዛለሁ። ጊዜ ያው ለዚህ ያን ያክል ብዙም መታደልም ነውና። የድሮዎች የፎቶዎችን አሁን ሳያቸው ባልበም በመልክ ተለያየ አይነት መንገድ። ይዣቸው ሳይ በቃ በጣም እገረማለሁ። ከሆኑ ጋር እያነጻጸርኩኝ። እና እይዛለሁ አሉኝም እይዛለሁ።

አዎ እንግዲህ ድርጅት ዝግጅት ዝግጅት ትሳተፋለህ ወይ ነው የሚለው? እንግዲህ እኔ ድርጅት ባይኖረኝም አንድ ተቋም ላይ እሰራለሁ። ግን የተለያዩ ድርጅቶች በተለያየ ነገር በስልጠናም በምን ሲያሳትፉን እሳተፋለሁ። እዛ በመግባት ያለውን ስለ ድርጅቱ ጠንካራ ጎን ደካማ ጎን አንዳንድ ነገሮች እናወራለን እንገመግማለን። እና እሳተፋለሁ በትክክል

ቅጽል ስም አለህ ወይ ነው? የሚለው እኔ ቅጽል ስም የለኝም በስሜ ነው የምጠራው እንግዲህ ብዙዉን ጊዜ። እኔ በገጠራማ አካባቢ ነው የተወለድኩት። ግን። ብዙውን ጊዜ እኔ ያ ቅጽል ስም የሚኖረው እንግዲህ ከልጅነቱ ጀምሮ በተለያየ ሁኔታ ሲሰራ የነበረ ነገር ነው። እኔ በስሜ ነው የምጠራው ቅጽል ስም የለኝም። እኔ ያው እንደ እንደ አስተዳደጋችን ስለሆነ እኔ የለኝም

እንግዲህ ማቅረቢያ ማድረግ ትችላለህ ነው የሚለው እንግዲህ በተቻለኝ አቅም። ሰውን በተለይ በሰው ወደ እኔ እንዲቀርብ ማድረግ እችላለሁኝ። በተለያየ እንትኔን ሲስተማቲካሊ በተለይ አቀራረቤን በማሳመር ግልጽ በመሆን። እንደገና የተለያዩ ነገሮችን በማድረግ ማቅረቢያ ማድረግ እችላለሁ እችላለሁ።

የልደት እንዴት ታከብራለህ ነው እንግዲህ? በመጀመሪያ በበፊቱ ቀደም ቀደም ብሎ በልጅነት የአንድ አመት የሁለት አመት ሶስት አመት ላይ በደንብ ይከብርልኝ ነበረ አሁን አሁን ግን ከፍ እያልኩ ስመጣ ወደ መርሳት ሁኔታ የመጣበት ሁኔታ አለ ግን አሁን ትደር ሲያዝ ምን ሲያዝ ልጆች ሲመጡ እድሜህ ስንት ነው ልደትህን እናክብር በማለት የተለያዩ አንዳንድ ጊዜ ድንግት እያ እንትን የልደት አከባበር ያከብሩልኛል እና አከበራለሁ በሚለው ልያዝ